ሄሎ የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? እንግዲህ ዘመኑ የቴክኖሎጂ እንደመሆኑ መጠን የተለያዩ የቴክኖሎጂ ውጤቶችን እንጠቀማለን። በምንጠቀምበት ጊዜ ደግሞ ችግሮች ሊያጋጥሙ ይችላሉ። ችግሮች በሚያጋጥሙ ጊዜ- ላደርግ የምችለው ማስተካከል የምችለው በራሴ ልስፋታው የምችለው ነገር ከሆነ በራሴ ለመስራት- ለመፍታት ጥረት አደርጋለሁ። ነገር ግን እኔ የማልችለው እና ከአቅሜ በላይ የሚሆን ከሆነ- በዚህ ሙያ ላይ የተሻለ እውቀትና ችሎታ ያላቸው ሰዎችን ለማነጋገር ጥረት አደርጋለሁ። ለምሳሌ እንደ ቴሌኮምኒኬሽን አይነቶች የዋይፋይ አገልግሎት መቋረጥ :የኤሌክትሪክ አገልግሎት መቋረጥ የመሳሰሉት በሚሆኑበት ጊዜ- ከድርጅቱ ወይም ደግሞ ከቴሌኮሚኒኬሽን እና ከኤሌክትሪክ ሀይል አገልግሎት ሰጪ ተቋማት ቀጥታ ስልክ በመደወል ችግሩን ወዲያውኑ መጥተው ማስተናከል እንዲችሉ- በአጭር የስልክ ጥሪ ለማሳወቅ እሞክራለሁ። እንደዛም ሆኖ ማስተካከል ካልተቻለና መምጣት ካልቻሉ- ደጋግሜ ደጋግሜ ያለ መሰልቸት እየደወልኩኝ አሳውቃለሁኝ ነገሮች መፍታት እስከሚችሉ ድረስ። ምክንያቱም እንደዚህ አይነት ችግሮች በግለሰብ ደረጃ ወይም ደግሞ በእኔ አቅም ሊፈቱ የሚችሉ ስላልሆነ ማለት ነው። ስለዚህ በትዕግስት እጠብቃለሁኝ ነገሮች እስከሚስተካከሉ ድረስ ማለት ነው። ከዛ ውጪ በግል ልሰራቸው የምችላቸው እነዚህ የመስመር- ለምሳሌ ሾርት ቢያደርግ መብራት- እንደዚህ የቴክኖሎጂ እቃዎቹ በተወሰነ መጠን በቴክኒክ ችግር ምክንያት አገልግሎት መስጠት የማይችሉ በሚሆኑበት ጊዜ እሱን ለማስተካከል ጥረት አደርጋለሁ። በግል የሚስተካከለውን ምችለዉን ያክል- ለመፍታት ጥረት አደርጋለሁ። ካልሆነ ደግሞ ባለሙያ እንዲመጣና ችግሩን ለማስተካከል ጥረት እንዲያደርግ አደርጋለሁ ማለት ነው። ምክንያቱም ቴክኖሎጂ በአሁን ዘመን ህይወትን የሚያቀል- ስራዎችን በተሻለ ፍጥነትና ጥራት በተሻለ ፍጥነት እና ጥራት መከወን እድንችል የሚያግዝ- መረጃን ቶሎ ለማግኘት እንድንችል የሚያደርግ: በጣም ዘርፈ ብዙ ጠቀሜታዎችን የሚሰጥ ስለሆነ- ቴክኖሎጂ ከቴክኖሎጂ ጋር ራስን ማዛመድ :ራስን ማስተዋወቅ :የቴክኖሎጂ ምርቶችን መጠቀም- አገልግሎቶቹን ለማግኘት ጥረት ማድረግ :በእውቀት መዳበር :እውቀት መያዝ :መሰልጠን ከዘመኑ ጋር አብሮ ለመራደም የሚያስችሉ እውቀቶችን በተቻለ መጠን መያዝና ተግባራዊ ለማድረግ ጥረት ማድረግ- አንድ አሁን በዘመን ከሚኖር ሰው ጋር የሚጠበቅ ነገር ነውና። ሰዎች በተቻላቸው መጠን ይሄንን ማድረግ ይጠበቅባቸዋል ብዬ አምናለሁ። እኔም በተቻለኝ አቅም እንደነዚህ አይነት ነገሮችን ለማስተካከል እና ራሴን ከዘመን ጋር ለማራመድ- አዳዲስ የሆኑ ቴክኖሎጂ ውጤቶችን መሞከር። ጥረት አደርጋለሁኝ። ከጊዜ ወደ ጊዜ እየተሻሻልኩኝ እኔያሻሻልኩኝ መጥቻለሁ ብዬ አስባለሁ።